አዎ በደንብ እጠብቃለሁኝ ብዙ ጊዜ የይለፍ ቃል የማደርገው ተመሳሳይ ነገር። አደርጋለሁኝ ምክንያቱም እንዳረሳው በረጅም ጊዜ ምናምን ሲጠይቀኝ እንደዛ መልሸ ለማስታወስ እንዲያግዘኝ የማልረሳውን ነገር ወይ ቁጥር ወይ የቀን ቁጥር ወይ በቃ እንደዚህ ያለ ነገሮችን እጠቀማለሁ ማለት ነው

ገንፎ አዎ እወዳለሁ በመጠኑ ነው ግን እበላለሁኝ እበላለሁ ግን እንደዚህ ብዙ ጊዜ በተደጋጋሚ ምናምን አልበላም አልፎ አልፎ አንዳንድ ጊዜ እበላለሁ። እንደገና ደግሞ የወለደች ሰው ቤት ስሄድ ያው ባህላዊ ምግብ ስለሆነ የኢትዮጵያ አንድ ሴት ስትወልድ ገንፎ ስለሚገነፋ እንደዝያ እበላለው ግን በጣም በሊታ ምናምን አይደለሁም በተወሰነ መልኩ እበላለሁኝ

መጽሐፍ እንግዲህ በፊት ላይ በብዛት ረጅም ሰዓት አነብ ነበር። ከስራ መልስ ማታ አካባቢ ላይ ለተወሰነ ሰዓት ለአንድ ለሁለት ሰዓት ለሶስት ሰዓት አነባለሁኝ እንደማነበው መጽሐፍ አይነት ይወሰናል። ያው በደንብ ከሳበኝ እስከዛ እስከ ሶስት ሰዓት ድረስ ምናምን ላነብ እችላለሁ በአንዴ ረጅሙ ሰዓት ያው ሶስት ሰዓት ነው። አጭር አነበብኩ ከተባለ እስከ አንድ ሰዓት ድረስ ላነብ እችላለሁ

ማቅረቢያ ሲባል እንግዲህ የተለያየ ማቅረቢያ አለ። አዎ ለማቅረቢያ ያው ይደረጋል ምንድነው? እሱ የተለያዩ ነገሮችን እንትን ለማለት ማቅረቢያ እንጠቀማለን። እና ያው እጠቀማለሁ እኔም እንደዚያ ተጠቅሜ ያው አቀርባለሁኝ። በዚያ እና

አዎንታዊ አስተያየት አው ተቀብዬ አውቃለሁ ያው አስተያየቶች አዎንታዊም ቢሆን አሉታዊም ቢሆን አስተያየቶችን እቀበላለሁ እንደያመጣጡና ተቀብዬ እገመግማለሁኝ ከገመገምኩ በኋላ ነው። ያው ነገሮችን ለበጥልቀት ለማየት እሞክራለሁ ነትክክል ነው አይደለም የሚለውን ነገር። ከዛም በኋላ ወደ ተግባራዊነት እሄዳለሁኝ ማለት ነው። እና አስተያየቶችን አዎ እቀበላለሁኝ

በሚገባው በቡድን ያው አንዳንድ ጊዜ የቡድን ስራ አስፈላጊ ነው ብዬ አምናለሁ እንደ ስራው አይነት እና ያው ተባብሮ አንድ ላይ በቡድን ሆኖ መስራት። ደስ ይለኛል እንደ ስራው አይነት ይለያያል። ግን እወዳለሁኝ መስራት ያው ብዛት ሲኮን ምንድነው? እሱ ሀሳብ የተለያዩ ሀሳቦች ስለሚመጡ አሪፍ ስራ ይሰራል ብዬ አስባለሁኝ። እና እወዳለሁኝ

በሚገባው ብዙ ጊዜ አሰላስላለሁ ያው ነገሮችን ለመወሰን የተወሰነ አሰላስላለሁ። እንደገና ደግሞ አንዳንድ ስራዎችን ለመስራት አዲስ ነገር ለማድረግ በስራዬ ላይ አዲስ ነገር ለመፍጠር አሰላስላለሁ ቁጭ ብዬ ብቻዬን ሆኜ። አሳልፋለሁኝ እና በነገሮች ላይ በደንብ አሰላስላለሁኝ እና ከዛ በኋላ ነው ያው ውሳኔ ላይ የምደርሰው። እንደዛ አዎ አሰላስላለሁ

የስራ አሰራሮችን በሚገባ እከታተላለሁ የተለያዩ ስራዎችን የተለያዩ እንደዚህ የእጅ ሙያዎች ምናምን አንድ ላይ እንትን ስለምሰራ አሰራሮች እንዴት እንደሚሰሩ ምናምን ከተለያየ ከዩቲዩብ ላይ ቲክቶክ ላይ ምናምን አያለሁም እከታተላለሁም። እንደገና በቃ ማለት ያው አሁን ያለበት ደረጃን አያለሁ እና ነገሮችን ወደ ለማዘመን እሞክራለሁኝ። እና እከታተላለሁ አሰራሮችን አዎ

በሚገባ አዎ እችላለሁ። ሌሎችን ስለሆነ ነገር ማስተማር ማሳወቅ ምናምን ያው ለሌሎች ማስተማር ማለት ስለ አንድ ነገር አሰራር ወይንም ደግሞ ስለዚያ ሁኔታ ማብራራት ማለት ነው። ስለዚህ ያው ነገሩ በደንብ ከገባኝ ማብራራት አያቅተኝም ማስረዳት አያቅተኝም። ስለዚህ አዎ እችላለሁኝ ማስተማር እችላለሁ

ሬስቶራንት የምወደው ሬስቶራንት ማለት ከዚያ ለምሳሌ አሁን ሬስቶራንት አይባልም ግን ያው ካልዲስ ካፌን እወዳለሁኝ ቆንጆ የሆነ የቡና ስነ ስርዓት አላቸው። እንደ ሬስቶራንትነት ተብሎ አይጠቀስም ብዙ ጊዜ ያው የምጠቀመው እንደዚህ የቡና እንትን ላይ ነው ብዙ ትኩስ ነገር ነው የምጠቀመው።

እእ ቀዝቃዛ ሲባል ያው መጠነኛ ቅዝቃዜ አዎ እወዳለሁኝ ከሙቀት ይልቅ ቅዝቃዜ ይሻለኛል። ያው ቅዝቃዜ ሲሆን ምንድነው? ልብስ በመልበስ በመደረብ ምናምን እናሳልፈዋለን። ሙቀት ሲሆን ግን በጣም ስለሚከብድ ትንሽ ከበድ ይላል ስለዚህ አዎ ቀዝቃዛ አየር ንብረት እወዳለሁኝ። ከሙቀቴ ልብ ቀዝቃዛ ይሻለኛል

አስተያየት መቀበል አዎ እወዳለሁኝ አንድ ነገር ሰርቼ ሰዎች አስተያየት እንዲሰጡኝ እፈልጋለሁኝ። ምክንያቱም ያው አንደኛ ራሴን እገመግምበታለሁ ስራዬን እገመግምበታለሁ። ስለዚህ ያው እኔ እኔ ያላየሁበትን መንገድ ሌላ ሰው ሊያይበት ይችላል ሊያየው ይችላል። ስለዚህ አስተያየቶችን እቀበላለሁኝ ተቀብዬ ለማየት እና ለማስተዋል እሞክራለሁኝ ያው ተገቢ የሆነውን ነገር ተቀብዬ ተግባራዊ አረጋለሁ። ተገቢ አይደለም ብዬ የማምነውን ነገር ደግሞ ያው እተወዋለሁ ማለት ነው። አዎ እቀበላለሁ አስተያየት

እጽፋለሁ አዎ የተለያዩ ማስታወሻዎችን በብእር ወይንም በእርሳስ ያው ብዙ ጊዜ ብእር ነው የምጠቀመው። እጽፋለሁኝ ማስታወሻዎችን እይዛለሁ የስራውን ማስታወሻ ቢሆን አንዳንድ ጊዜ ስልክ ቁጥርም ሊይዝ እችላለሁኝ። እና አንዳንድ ነገሮችን እንደዚህ ሂሳባዊ ነገሮችን ለመስራትም እጠቀማለሁ ብእርን እጠቀማለሁኝ እጽፋለሁ አዎ

በእግሬ ረጅም ርቀት መሄድ እችላለሁኝ ቢያንስ እስከ ያው በኪሎሜትር ባላውቀውም ልጅ ሆኜ ትምህርት ስማር ረጅም ርቀን ነበር የሚሄደው የአንድ ሰዓት መንገድ የአንድ ሰዓት ተኩል መንገድ በእግሬ እየሄድኩ እንደገና ደግሞ ጋራ ምናምን እየወጣሁኝ ጋራ ማለት እንደዚህ ወደ ከፍታ ቦታ ምናምን ያለበት አካባቢ ላይ። ነው ያው የነበረው ቤታችን እዛ ሲሄድ ረጅም ርቀት ነው የምሄደው። እና መሄድ እችላለሁኝ ረጅም ርቀት ማለት በኪሎ ሜትር ባይለካም። ግን በሰአት ከአንድ ሰዓት በላይ እስከ ከአንድ ሰዓት እስከ ሁለት ሰዓት ምናምን ባለው ሰዓት መሃል ውስጥ እጓዛለሁ። ይሄን በእግሬ

ጠዋት ላይ እንግዲህ ያው ምንድነው የማደርገው? በመጀመሪያ ከተጣጠብኩ በኋላ ቤት ምናምን አጸዳድቼ ቁርስ ከበላው በኋላ ቀጥታ ወደ ስራ ነው እምገባው የስራ ልብስ ነው። የምለብሰው ለስራ እሚሆን ልብስ ቱታ አለኝ እሱን ለብሼ ወደ ስራ እገባለሁ ማለት ነው። እና ያው እንደዛ ነው እማደርገው

ይቅርታ መጠየቅ ማለት እንደ እንትን እንደ ሁኔታው ነው። እና እንደ ይሄ ባለው ሰው መካከል በሰዎች መካከል ያለው እንደ ሪሌሽን ነው፣ ግን ይቅርታ መጠየቅ በጣም ቀላል ነገር ነው፤ ማለት ምክንያቱም አንድ ነገር ይዞ ዝም ብሎ እንትን ከማለት እና እዛ አይምሮ ውስጥ ያንን ነገር በቃ እንደዚህ አድርጌያለሁ ምናምን ብሎ እዛ ያንን ከማንሰላሰል ይቅርታ ብሎ ይቅርታ ጠይቆ ነገሩን መርሳትና ከአእምሮ ውስጥ ማውጣት ነው የሚሻለው ብዬ አስባለሁ ነገሩ ከባድ ቢሆንም ግን አደርገዋለሁኝ።

በቀን ውስጥ እንግዲህ ከ እስከ አንድ ሊትር ውሃ ልጠጣ እችላለሁ አንዳንድ ጊዜ ግን ያው ሁለት ብርጭቆ ምናምን ጠጥቼ የምውልበትም ቀን ይኖራል። ግን ያው በአማካኝ እስከ አንድ ሊትር ውሃ ልጠጣ እችላለሁኝ በቀን ውስጥ። ግን ያው መደበኛ አይደለም። አንዳንድ ጊዜ ደግሞ እንደዛ ላልጠጣም እችላለሁ ሁለት ብርጭቆ አንድ ብርጭቆም ልጠጣ እችላለሁኝ።

አዎ አዲስ ነገር እንግዲህ የተለያየ አሁን ያው ዘመኑ የቴክኖሎጂ ነው። እና የአርቲፊሻሊ ኢንተለጀንት ነው ያው ይሄም አሁን የምንሰራበት እንግዲህ እናንተም ድርጅት እንደዚያ ነው። እና የተለያዩ ቴክኖሎጂ ነክ ነገሮችን ብማር። ደስ ይለኛል እና እዚያ ላይ የተለየ እውቀት እና የተሻለ ግንዛቤ ቢኖረኝ ብዬ አስባለሁኝ

እንግዲህ ለፊቴ የምጠቀመው ለፊቴና ለገላዬ ላይፍ ቦይ ሳሙና እጠቀማለሁ እንደገና ደግሞ ሌላ በተጨማሪ ጆንሰን ቤቢ ጆንሰንን እጠቀማለሁ። ያው ቤቢ ጆንሰንን አላርጂክ ስላለብኝ ለዛ ያግዘኛል እና ይመቸኛል። ቤቢ ጆንሰን ከላይፍ ቮይ እራሱ ቤቢ ጆንሰን በጣም ይመቸኛል። ሁለቱን ሳሙኖች እጠቀማለሁ።

ባህላዊ ልብስ እለብሳለሁ አዎ ሁሌ አይደለም የምለብሰው አንዳንድ ጊዜ በዓን ሲሆን ለበዓላት ባህላዊ ልብስ እለብሳለሁ የጥበብ የሚባለውን ቀሚስ እለብሳለሁኝ። የተለያየ ፕሮግራም ሲኖር እንደዚህ ዝግጅት ሲኖር ለምሳሌ ሰርግ ላይ ንግስ በዓል ላይ ቤተክርስቲያን እንደዛ ነገር ላይ እለብሳለሁኝ

መዋቢያ ሲባል አሁን ማለት ብዙ መዋቢያ ነገሮችን ተጠቃሚ ሰው አይደለም። ምንድነው? መዋቢያ ነገር የምጠቀመው ያው ከተባለ ሎሽን ወይም ግሪሲሊ እጠቀማለሁ። ለእጅና ለእግሬ ሌላው ነገር ደግሞ ለከንፈሬ። ቻፕስቲክ እጠቀማለሁ ቻፕስቲክ ስጠቀም ከለር የሌለው ቻፕስቲክ ነው የምጠቀመው። እና እነዚህን ነገሮች ነው የምጠቀመው አሁን ላይ ብዙ ጌጣጌጥ ተጠቃሚው። ሰው አይደለሁኝም

አንዳንድ ጊዜ የድካም ስሜት ሲኖረኝ ፊቴ ላይ ይታይብኛል እንደገና ደግሞ የህመም ስሜት ሲኖረኝ እንደዚያ ይታይብኛል። ያው ብዙ የምደብቅ ሰው አይደለሁም። ያው ስናደድም ስደሰትም ፊቴ ላይ ያስታውቃል። ስለዚህ ያው ስሜቴ ፊቴ ላይ አሳያለሁ ነው የሚባለው

የስራ ቦታዬ ያው ኖርማል እንደ እጅ ስራ ስለምሰራ እንደ ወርክሾፕ አይነት ነገር ነው። እና ጠበብ ያለች ትንሽዬ ነች። ያው ከመኖሪያዬ ጋር አንድ ላይ ነው ማለት ይቻላል። እና ጥበብ ያለች ነች

አዎ እሰራለሁኝ አዎ ከዚህ በፊት የተለያየ የጂኒያ ስራ ላይ ተሳትፌ ነበር። ያው የኤአይ ስራ ነው። እሱም እና የተለያየ ስራዎችን እሰራለሁኝ። እና አዎ እሰራበታለሁኝ። እንደውም በዚህ አመት አሪፍ እየሰራሁበት ነው ያለሁት። አሁንም ይሄንንም ስራ የምሰራው በስልኬ ተጠቅሜ ነው እሰራበታለሁ

እመለከታለሁኝ ግን እንደ ሁኔታው ነው ማለት የዛን ያህል ትኩር ብዬ ምናምን አላያይም። ግን አያለሁኝ ያው ይለያያል። አንዳንዴ ሳናስበው ሰዎችን ዝም ብለን ልናይ እንችላለን ግን ሀሳባችን ሌላ ቦታ ነው የሚሆነው። እና የዛን ያህል ትኩር ብዬ ምናምን የማየው አይነት ሰው አይደለሁም። ግን በመጠኑ አያለሁኝ አዎ እመለከታለሁ

በሚገባው ከደንበኞች ጋር የተለያዩ ደንበኞች አሉኝ በስራ ጉዳይ ያው ከእነሱ ጋር በስራ ጉዳይ በደንብ በመናበብ። እና ያው ስራው ምን እንደሚፈልግ በ በመግባባት በመነጋገር አብሬ እሰራለሁኝ እና ያው በደንብ እንደዛ ያው ተናበን ነው የምንሰራው ስለዚህ በዛ መልኩ ነው አብረን እንሰራለን። አዎ እሰራለሁኝ አብሬ

ከደንበኞች ጋር በስራ ጉዳይ ሲሆን እገናኛለሁ። ለተለያዩ ስራዎች ያው እገናኛለሁ ከስራ ጉዳይ ውጪ ባለው ነገር ግን አልገናኝም፣ መገናኘትም ደስ አይለኝም ያው ማለት በስራ ጉዳይ የመገናኛቸውን ሰዎች በሌላ ኬዝ መገናኘት ብዙም አያስደስተኝም ምክንያቱም ስራ ያበላሻል ብዬ ስለማምን ነው ስለዚህ በስራ ጉዳይ ይገናኛል አዎ።

በፍጥነት መተየብ ትችላለህ ማለት ይቺ መተየብ የምትለዋ ነገር ብዙ አልገባችኝም ማለት አነርክ ጊዜ ያው ፈጠን ብዬ ስራዎችን ለመስራት እሞክራለሁ። ስራ መስራት ከሆነ ጋር ተያይዞ ከሆነ በተለይ ከዚህ በፊት የሰራሁት አይነት ነገር ከሆነ በፍጥነት እሰራለሁ። እንደዛ ነው

ያው ቂም ታቆያለህ ለማለት ተፈልጎ መሰለኝ ያው ብዙ አላቆይም ነገሩን በደንብ ማለት ያ ነገር የሆነ የጎዳኝ ሰው ካለ ሰውየውን ለመርሳት ነው የምሞክረው። ለመርሳት ሞክሬ ከዚያ በኋላ የራሴን መንገድ ነው ሰውዬውን ከውስጤ ነው የማስወጣው። ምናልባት ከሰውዬው ጋር እንኳን የመገናኘት አጋጣሚ ቢኖረኝ። ስለጉዶዩ ከነ በቃ ሰውዬውን ከዚያ ከነበረው እኔ ውስጥ ከነበረው ቦታ ስለማወርደው ወይንም ስለማስወጣው። እኔ ምንም አይመስለኝም በተለይ ሲቆይ እንደውም ረሳዋለሁኝ። ግን ረሳዋለሁኝ ግን ሰውዬውን ነው ከውስጤ የማስወጣው

አዎ በጎ አድራጎት ላይ። አዎ ይሰማል። የጎረቤት ድምጽ ትሰማለህ አዎ በደንብ ነው የሚሰማው። ቤታችን በጣም የተቅራረበ ስለሆነ ድምጽ። ይሰማኛል በተወሰነ መልኩ። ይሰማል አዎ አለ የተለያዩ ድምጾች ይመጣሉ የልጅ ድምጽ የአዋቂ ንግግሮች ምናምን ስለሚመጡ ይሰማል አዎ።

ገመድ አዎ በደንብ አውቃለሁኝ ተጠቅሜም አውቃለሁ ለተለያዩ ነገሮች ይጠቀማሉ። አንደኛ ለገመድ ዝላይ ለሚባል ስፖርት እጠቀምበታለሁ። ገመድን ሁለተኛ ነገር ደግሞ ያው ልብስ ለማስጣት በባህላዊ መንገድ ልብስ አጥቦ ለማስጣት ገመድን እጠቀምበታለሁ። ሌላው ነገር ደግሞ ምንድነው? የሆነ ነገር ለመቋጠር መዳበሪያ ሊሆን ይችላል። የተለያየ እህልም ሊሆን ይችላል ለመቋጠር። በገመድ ተጠቅሜ አውቃለሁ እጠቀማለሁም አሁን። እና ተጠቅሜ አውቃለሁ አዎ

ማር እወዳለሁኝ አዎ ያው ለጤናም በጣም ተስማሚ ነገር ነው። በተለይ ሳል ሲይዘኝ የተ ጉንፋን ሲይዘኝ ማርን በነጭ ሽንኩርት። ጠዋትና ማታ እጠቀማለሁኝ በቀን ሁለት ግዜ። በሚያመኝ ሰዓት እና ደሞ ማር ለተለያዩ በሽታዎች። መድሃኒት ስለሆነ እንደ መድሃኒትነትም ስለሚያገለግል በዛ መልኩ እጠቀምበታለሁ። ሌላው ነገር ደሞ ያው እንደ ምግብነትም ያገለግላል ምግብነት ማለት ከተለያየ ከዳቦ ጋር ተቀብቶ አንድ ላይ ጠዋት ላይ ለቁርስነት ያገለግላል። እና ማር ያው ከብዙ ነገሮች ጋር መውሰድ እንችላለን ከቡና ጋርም እንደዛው ይወሰዳል እንዳውም በአንዳንድ ቦታዎች ላይ ከገንፎ ውስጥ እንደ ማባያ ተደርጎ እንደዛም ይጠቀሙታል። በገንፎ ግን እኔ አልወደውም። ግን ያው በነጭ ሽንኩርት አድርጎ እንዲሁ በባዶ ሆድ መብላት ጠዋት እንደዛ እንደገና ደሞ ማታ ለጉንፋን በጣም መድሃኒት ነው። እና እወዳለሁኝ

የዛን ያህል ብዛት የሆነ እንትን አላዘጋጀም ግን ማዘጋጀት እችላለሁኝ። መጀመሪያ ላይ የምሰራው ስራ እንደዛ ነበር ሰነዶችን ማዘጋጀት። በየፈርጃቸው ምናምን ማስቀመጥ ነበረ እና በጣም ብዙ ሰነድ ነበረ። በሰአቱ እና እነዛን ነገሮች አጠቃላይ መቆጣጠር ነበር ስራዬ። እና አዘጋጃለሁኝ አዎ እና ጎበዝ ነኝ ይመስለኛል። እዚህ ላይ ራሴን ያው ላለመካብም ጎበዝ ነኝ

በጣም ብዙ አይነት ምሳሌያዊ ንግግሮች አሉ። እና ከነዛ ለምሳሌ ሲሮጡ የታተቁት ሲሮጡ ይፈታል ይባላል ያ ማለት ምን ማለት ነው? ያው አስተካክለው ያልሰሩት ነገር ከግብ ሳይደርስ ይበላሻል እንደማለት ነው። እና ከዛ ለምሳሌ የእጅብ ችኩል ቀንድ ይነክሳል ይባላል። ያም ምንድነው? ቸኩሎ እንትን ያሉት ነገር ይበላሻል እንደማለት ነው። የጅብ ችኩል ማለት ያው ቀንድ ምንም ስጋ ስለሌለው ጥቅም የሌለው ነገር ነው። እና እንደዛ የተባለው ከዛ አንፃር ነው። እና ያው ብዙ አይነት ምሳሌያዊ ንግግሮች አሉ

ልዩ ችሎታዬ ብዬ የማስበው ነገር ምንድነው? እሱ የሆነ ነገር ያየሁትን ነገር ወይንም ደግሞ የፈጠራ ችሎታ ላይ ጎበዝ ነኝ ብዬ አስባለሁኝ እና ያየሁትን ነገር ደግሞ መስራት አያቅተኝም ቶሎ ይይዝና እሰራለሁኝ። መልሼ ያንኑ ነገር። አንዴ ያየሁትን ነገር መልሼ እሰራዋለሁኝ። እና በዚህ በዚህ ልዩ ችሎታዬ ነው ብዬ አስባለሁኝ።

አዎ በሚገባ እወዳለሁኝ ከወተት ተዋጽኦ ውስጥ እርጎ እወዳለሁ ትኩስ ወተት እንደገና ደግሞ ትኩስ ወተትን ያው በቡና አድርጎ መጠጣት የረጋ ወተትን በእንጀራ መብላት መጠጣትም እወዳለሁ። ሚጥሚጣ ተደርጎበት። ሌላው በተጨማሪ ደግሞ ከ ይሄ አይብን እወዳለሁኝ እና እነዚህን ሶስቱን ነገሮች እወዳለሁ። ከወተት ተዋጽዎች ውስጥ። ሌላው ደግሞ ያው ቂቤም የወተት ተዋጾ ነው ቅቤ ለተለያየ ነገር ያገለግላል። አንደኛ ለ እራስ ለመቀባት ያገለግላል። ሁለተኛ ነገር ደግሞ ያው ለምግብነት ያገለግላል

አሁን ላይ አለቃ የለኝም። አለቃ ያው የስራዬ አለቃ ራሴ ነኝ ግን በፊት ላይ አለቃ ነበረኝ። እና አለቃዬ ትንሽ የሆነ ዲክታተራ ነገር ነው። እና የሚከብድ ባህሪ ነው ያለው። እና ያው ብዙ ከአለቃ ጋር እንደዚህ ብዙ የሆነ ግንኙነት መፍጠር አይመቸኝም። ያው በቃ የሰው ልጅ አለቃው ስራው ነው ብዬ አምናለሁኝ።

አንዳንድ ጊዜ ቴሌግራም ላይ ሀሳቤን በጽሁፍ ተጨማሪ ለመግለጽ ከፈለኩ ከጽሁፍ በዘለለ በተጨማሪ ሀሳቤን ለመግለጽ ከፈለኩኝ የድምጽ መልእክት አድርጌ እልካለሁኝ ያው በቴሌግራም ነው እንደዛ የማደርገው። ከዛ በዘለለ ብዙ ተጠቃሚ አይደለሁም ግን ያው በጽሁፍ ጽፈን አንዳንዴ ሀሳባችንን ለማብራራት ስንፈልግ። እንደዛ አደርጋለሁኝ እና በዛ መልኩ ያግዘኛል

በሚገባ አዎ፣ ምንድነው? ስራዬ ላይ፣ በጣም ጥራት ላይ ትኩረት አደርጋለሁ፣ የመጨረሻ ስራዬ ላይ በጣም ትኩረት ነው የማደርገው ምክንያቱም፣ ጥራት የሌለው ስራ ይዞ ሰው ፊት መቅረብ። ለኔ ራሱ የራስ መተማመን አይኖረኝም፣ እና በጣም የራስ መተማመኔን ዝቅ ስለሚያደርገው። ጥራት ባለው ነገር አምናለሁምም፣ ጥራት ያለው ነገር ለመስራትም በጣም እሞክራለሁኝም፣ ሰው ፊት ይዤ ስቀርቡም በጣም ደስ ይለኛል፣ እና ያው በሙሉ የሆነ የራስ መተማመን ነው የምቀርበው ማለት ነው፣ ጥራት ያለው ስራ ስሰራ እና እችላለሁኝማ፣ አዎ።

ናው ስራዬ በጣም አድካሚ ነው፤ የተወሰነ የጉልበት ስራ ስለሚፈልግ ጉልበት ስለሚፈልግ አድካሚ ነው በተለይ ቀን ሙሉ ለመስራት በጣም ያደክማል ግን ያው እረፍት እየወሰድኩኝ እሰራለሁኝ እና ያው የምሰራው የእጅ ስራ የተለያዩ ነገሮችን ስለሆነ ከዛ አንፃር የተወሰነ አድካሚ ነው።

በሚገባ አንድ ሰው ተቸግሯል ብዬ ካመንኩና በእኔ አቅም ያንን ነገር መርዳት የምችል ከሆነ ሳልረዳ አላልፍም። ከዛ ባለፈ መልኩ ግን ለምሳሌ ያ ሰው ግን እያስመሰለ ወይንም ደግሞ ካልተቸገረ ያን ነገር የሚጠይቀኝ ነገር ተቸግሮ ካልሆነ ወይም አይገባውም ብዬ ካሰብኩ ግን አላደርግም፣ ግን ለተቸገረ ሰው መርዳት በጣም ያስደስተኛል።

ማሸነፍ ትችላለህ ማለት ማሸነፍ ሲባል በተለያየ መንገድ ነገሮችን ማሸነፍ አለ። ለምሳሌ ራስን ማሸነፍ የሚባል ነገር አለ ሌላው ነገር ደግሞ ያው በሀሳብ ምንድነው እኔ በትክክለኛነት አምናለሁ። ግዴታ ለማሸነፍ ብቻ አይደለም ግን ነገሩን ለማሳመን እሞክራለሁ። የሆነ ነገር ላይ እና እንደዛም ያው እችላለሁ ብዬ እገምታለሁኝ